ቤተሰብህ ምን ያህል ይሰበሰባል የሚለውን እኔ ቤተሰብ የሚሰበሰብበት ቀን በቁጥር ባላውቀውም ግን በተለያየ ምክንያቶች። ይሰበሰባሉ ምክንያቱም በሚሰበሰብበት ጊዜ ምን ያስፈልጋል ለምን ምናምን የሚለውን ሁሉ ለመመለስና አስፈላጊ ነገሮችን ለመገንዘብ የሚያደርጉት ነገር ነው። ቤተሰብ የሚሰበሰብበት ጉዳይ በብዙ ነገር ነው ምክንያቱም በሚያጋጥመው አንዳንድ ነገሮች ይሰበስባሉ። ለአብነት ምን ማለት እንችላለን። ቤተሰብ የሚሰባሰብበት ሰርግአለ ሰረጉን ቤተሰቡን ሁሉ ጠርቶ የሚያከብርበት ወቅት ሁሉ ተሰባስቦ የሚያደርግበት ጥሩና አስፈላጊ የሆኑ ነገሮችን በመሰብሰብ እኛ ላይ የሚጨምርበት ፍቅራቸው ደስታቸው መተዋወቃቸው የሚቀጥልበት ጥሩ ጉዳይ ቢኖር ሁሌ በመሰብሰብ ያለባቸው ጓደኝነት ያለባቸው ቤተሰብነት በመቁጠር እንዲተዋወቁ ይደረጋል። ቤተሰብ የሚሰባሰብበት በዚህ ወቅቶች ናቸው። አብዛኞቹ ሀዘን ቢገጥም የሆነ ሀዘን ቢገጥም እንደዛ ሁሉም ተሰባስበው ስልክም ቢደዋወልም የተለያየ ኢንፎርሜሽን በሰሙበት ወቅት ነገሮችን በመሰብሰብ ራሳቸውን እንዲያከብሩ ያለባቸው ትዉዉቅ ያለባቸው የደረሰባቸው ቦታ እንደሆነ በሙሉ ለማወቁ ራሳቸው ያላቸው ግንዛቤ እንዲያሳድጉ የሚያደርግበት ወቅት ብዙ ጥሩ ነገር አለን። ቤተሰብ የሚሰበሰብባቸው በእነዚህ ነገሮች ናቸው። ምን ያህል የሚለውን ባይታወቅም ግን በእነዚህ አንዳንድ ነገሮችን በአጋጣሚ የሚፈጠሩ ነገሮችን እንዲሰበሰቡ ያደርግባቸዋል ሶ እና በሚደረጉ በሚሰበሰብበት ወቅት በደንብ ተዋውቀው ራሳቸውን እንዲሰሩ ራሳቸውን እንዲተዋወቁ ቤተሰባቸው ምን እንደሚመስል ወደ ቀጣይስ ምን እንደሚመስል በምን እንዲተጋገዙ የሚያደርግበት ወቅት ሁሉ ለመገንዘብ የቻሉትን ሁሉ ያደርጋሉ። ይሄ በሚያደርግበት ወቅት እራሳቸው ያከበሩ የሚከበርበት ወቅት እራሳቸው የተከበሩ የሚያደርጉበት ወቅት ሁላቸው እንዲተማመኑ ባላቸው ጥሩ አካሄድ እንዲተዋወቁ በሰዎች ያላቸው ከበሬታ በጣም እንዲያድጉ የሚችሉትን ሁሉ ያደርጋሉ። እና በህይወታችን በምናደርጋቸው አንዳንድ የቤተሰብ ስብሰባ ላይ መጋናኘት ላይ የምናደርጋቸው ጥሩ ንግግሮችን አስፈላጊ ነገሮችን በምናደርገው ራሳችንን እንድንቀይር ወደ ትልቅ ደረጃ እንድንደርስ የሚያስፈልገን እገዞወችን እንድናገኝ ይረዳናል። እና በምንተዋወቅባቸው ነገሮች አንዳንድም ነገር በሚፈጸምበት ወቅት እነዚህ አስፈላጊ ነገሮችን ራሳቸው በመሰብሰብ ራሳቸው የሚያክብሩበት ወቅት ጥሩና መልካም እንዲሆን የሚያሳዩበት በቻሉት እንዲገነዘቡ እንዲያስችላቸው ያስችላል። እና ሰውን ይሰበሰባል በእነዚህ ወቅቶች ራሳቸውን እንዲገነዘቡና ጥሩ እይታዎች እንዲኖራቸው የሚያደርጉበት ወቅት ራሳቸውን እንዲዝናኑና በሁለት መልቃም መልካምና ጥሩ እንዲሰማቸው የሚያደርጉበት ወቅት ራሳቸው በጣም እየወደዱ ወደ ቀጣይ ቤተሰባቸው እንዴት እንደሚቀጥል አንዳንድ ተጋግዞና አስፈላጊ ነገሮችን እንዲገነዘቡ የሚረዳቸው ጥሩና መልካም ነገር ነው። ምን ያህል የሚለውን በጣም አይታወቅም ምክንያቱም የሚፈጠሩ አንዳንድ ኮንዲሽኖች በዛች የሚፈጠሩ አንዳንድ ነገሮች እሳቸው ነው የሚያስገድድባቸው ነገሮች ነው የሚያስገድድባቸው በሚፈጠረው ወቅት እሳቸው እንዲገነዘቡ የሚያደርጉበት የሚያሳዩበት አንዳንድ ነገሮች እነዚህን በመገንዘብ እነዚህን በማድረግ ራሳቸውን እንዲሰበሰቡ ያደርጋሉ እና እነዚህን በሚያደርጉበት ወቅት ራሳቸው በጥሩ ሁኔታ እንዲገነዘቡ የሚያደርጋቸው ጥቅም በጥቅም የበለጠና ጥሩ እንደሆነ ይሰማኛል። እና ቤተሰብ በሚሰበሰብበት ወቅት የሚያወሩባቸው ጥሩና መልካም ቢሄቢሂር ከየት አምጣጣቸው መልካም እነታቸው የነበረባቸው አመጣጥ የእለታቸው የት እንደተወለዱ በየት እንደሞቱ ሁሉን እነዚህን በማውራት ራሳቸው እንዲያውቁና እንዲተዋወቁ በጣም እጅግ ያደርጋሉ። እና በሚሰበሰበት ወቅት የሆነ ነገር ይፈልጋሉ ወይ ሀዘን ቢሆን ወይ ሰርግ ምናምን ቢኖር በእነዚህ ነገሮች በመሰብሰብ ራሳቸው እንዲያድጉና ወደ ትልቅ ነገሮች እንዲቀይሩበት የሚያደርጋቸው ጠቃሚ የሚባል ነገሮች እንዳሉ እንገነዘባለን። እናስ ቤተሰብ በሚሰበሰብበት በሚፈጥር አንዳንድ ወቅቶች እነዚህን የሚያስገድድባቸው ነገር ይመስለኛል እና እነዚህ